ብዙ አይነት ስራ እመኛለሁ። ብዙ ስራዎችን መስራት እወዳለሁ። ብዙ ስራ እፈልጋለሁ፤ ከእነዚህ ስራዎች አንዱ የምወደው ስራ ዶክተርነት ነው፤ ሰውን ማከም በጣም ደስ ይለኛል። ሰውን መርዳት በጣም ስለሚያስደስተኝ። ህክምና ላይ መስራት በጣም ደስ ይለኛል። የምመኘው ስራ ዶክተርነት ነበረ። አሁን ላይ ግን እሱን አልሰራ፤ የምሰራው ሌላ ስራ ነው። ግን በፊት መመኘው ዶክተርነት ነበ፤ ዶክተር መሆን በጣም መመኘው ነበረ። ዶክተርነት የሚያስደስተኝ ነገር ነው

በሚገባ የምሰራቸው ስራዎችን በቅድመ ተከተልና እያንዳንዱን በተዘጋጀና በተደራጀ መንገድ ነው የምሰራቸው። ሁሉንም በየተራ በየተራ ተራ አድርጌ ነው የማቀዳጃቸው። መስራት ያለብኝን በቅድመ ተከተል እጽፋለሁ። መጻፍ ያለብኝን እጽፋለሁ። መስቀመጥ ያለብኝን ነገሮችን አስቀምጣለሁ። ስራዬን እንዳለ በአግባቡ በተራና በሚያስፈልገው በየሰአቱ በየተራ የተለያዩ ስራዎችን በማቀዳጀት በስነ ስርዓት እሰራለሁ።

ዝናብ ሲዘንብ እንዳይዘንብብኝ ወደ ቤት እሮጣለሁ ወደ ቤት እገባለሁ። እናም ደግሞ ዝናቡ መንገድ ላይ ከሆንኩኝ ደግሞ እዛ ዣንጥላ በመያዝ ከዝናቡ ራሴን እከላከላለሁ። እና አንዳንዴም ዝናብ ሲዘንብ በጣም ያስደስተኛል። በዝናብ ወቅት ክረምት ወቅት ላይ የተለያዩ እርሻዎች ይታረሳሉ። እርሻ በማረስ የተለያዩ ነገሮችን ስራዎችን በመስራት የተለያዩ ተግዳሮቶችን በመፈጸም በዝናብ ሰዓት አትክልቶችን እንኳን በመኮትኮት የተለያዩ ስራዎችን በመስራት የዝናብ ወቅትን በስነ ስርዓት እንጠቀማለን። የበጋ ወቅትም ሆነ የክረምት ወቅቶችን የዝናብ ወቅቶችን ለአታክልቶች እንዲሁም ለከብቶች በጣም ጥሩ ስለሆነ እነዚህን እንጠቀማለን

በሚገባ የስራ አሰራሮችን እያንዳንዱን ስራ እንዴት መሰራት እንዳለበት በእያንዳንዱ የስራ መስክ ላይ እንደሚሰራ እንደ ሁሉም የስራ ፀባይ ስራዎችን በዛ መንገድ እተገብራለሁ የስራ ተግባሮች እንዳለ እፈጽማለሁ። ስራዎችን ስሰራ ደስ ይለኛል። በስራዎቹ እንዳለ ስራው ላይ የሚያስፈልገውን ሁሉንም ነገር ማውጣት ያለብኝንም አቅም ሆነ ማወቅ ያለብኝን እውቀት በማወቅ በስራ ላይ ያለኝን እውቀት በመጠቀም ስራን በተገቢው መንገድ እፈጽማለሁ። ስራን በተለያየ መንገዶች በሚገባው መንገድ በታቀደና በተፈለገው መንገድ ስራን እሰራለሁ።

በሚገባ የዝናብ ውሃ እሰበስባለሁ የዝናብ ውሃ እቀዳለሁ። ምክንያቱም ውሃ ሳይኖር ከቀረ ውሃ ከጠፋ ወይ ደሞ ዘንቦ። እኔ እኛ የምንቀዳቸው ምንጮች የሚደፈኑ የሚሞሉ ከሆነ። የዝናብ ውሃን በመሰብሰብ የዝናብ ውሃን በመቅዳት ልብሶችን እናጥብባችኋለን እቃዎችን እናጥብባችኋለን። የተለያዩ የቤት ጽዳቶችን እንጸዳበን እናጸዳበታለን። በዝናብ ውሃ ብዙ ነገር እንሰራለን በዝናብ ውሃ ከብቶችን እንዲጠጡ እናደርጋለን። የዝናብ ውሃ ብዙ ስራዎችን ያሰራናል። በዝናብ ብዙ ስራ በመስራት ዝናብ ውሃን እንቀዳለን

እኔ ከአራት በላይ የብርድ ልብሶች አሉኝ ከነዛ ብርድ ልብሶች እኔ የምጠቀመው ሁለቱን ብቻ ነው። ሁለቱን በርድ ልብስ ብቻ ነው የምጠቀመው አራት ብርድ ልብስ አለኝ። በበርድ ጊዜ ሁለት ሶስቱን እጠቀማለሁ። ሙቀት በሆነበት ጊዜ አንዱን ብርድ ልብስ ብቻ ነው የምለብሰው እነዚህን ብቻ ለብሼ እተኛለሁ ማለት ነው። ብርድ ልብስ። እለብሳለሁ ብርድ ልብስ አለኝ ብዙ አይነት ብርድ ልብስ አለኝ።

የስራ ጊዜ በጣም አስደሳችና ትንሽ ደግሞ አድካሚ ነው። ምክንያቱም ስራ ላይ በጣም በብዙ ነገሮች በብዙ ሀሳቦች መጠመድ አለ በሀሳቦች እያዛለሁ በተለያዩ የስራ እክል ውስጥ ስለምገኝ በስራ ሰዓት ላይ ምንም አይነት ጭንቀት የለብኝም። ምክንያቱም ስራ ላይ በደንብ ስራ ላይ ስለማተኩር ስራ ላይ አተኩሬ በስራዬ ላይ ውጤታማ ለመሆን ስለምሰራ በስራዬ ላይ ትኩረት ስለማደርግ ያን ያህል ምንም አይነት መጥፎ ስሜት አይሰማኝም በስራዬ ላይ ጥሩ ነገር ነው የሚሰማኝ

በቀጠሮዬ ሰዓት የምገኝ አይነት ሰው ነኝ በቀጠሮዬ ሰዓት እገኛለሁ። ምክንያቱም በሰአት መገኘት በጣም ጥሩ ነገር አለው። አላረፍድም ማርፈድን አልወድም የሚያረፍድ ሰውም አልወድም። ምክንያቱም ማርፈድ ጥሩ አይደለም። እኔ አላረፍድም በሰአቴ የምገኝ ሰው ነኝ። በተቀጠርኩበት ቦታ እና በተባልኩበት ሰዓት እና የትና መቼ በሆነበት ሰዓት እደርሳለሁ። በተጠራሁበት ሰዓት በሰአቱ የመገኘት ችሎታው አለኝ። በሰአት እገኛለሁ በሰአት መገኘት ያስደስተኛል።

ስሜቴን በፊቴ ላይ መግለጽ እችላለሁ። የደስታ ስሜትም የሀዘን ስሜትንም እነዚህ ነገሮችን በስሜቴ ስሜቴን በሀዘን ላይ መግለጽ በጣም እችላለሁ በፊቴ ላይ ሀዘኖችን መግለጽ እችልበታለሁ የደስታ ስሜትንም መግለጽ እችላለሁ የሀዘን ስሜትንም መግለጽ እችላለሁ። እንዲሁ ልደብቅ እንኳን ብል ሰዎች ያውቁብኛል በፊቴ ላይ ስሜቶቼን መቆጣጠርም ሆነ መደበቅ አልችልበትም ስሜቶቼን በግልጽ በፊቴ ላይ ይነበባል በፊቴ ላይ በጣም ይታያል ስሜቶቼን ማሳወቅ ማንፀባረቅ እችላለሁ። ስሜቶችን ማንፀባረቅ የደስታ ስሜቴንም ማንፀባረቅ የሀዘን ስሜቴንም ማንፀባረቅ እችልበታለሁ በስነ ስርዓት አውቅበታለሁ ምክንያቱም ስሜቴን ግን መደበቅ ያን ያህል አልችልም። ስሜቴን አልደብቆም ነገር ግን ስሜቴን በደንብ አንፀባርቃለሁ ሰዎች ስሜቴን ይረዱታል ፊቴን አይቶ ከፊቴ ላይ ስሜቴን ይረዱታል ማለት ነው

ቀትር ምሳሳት ላይ መመገባቸው ምግቦች እንጀራ በወጥ እንዲሁም ደግሞ ስጋ ወጥ የተለያዩ የክትፎ አይነቶችን እመገባለሁ። ቀትር ላይ ጥሩ አይነት ምግቦች እመገባለሁ። እንደዚህ አይነት ትቀልል ያሉ ሌሎች ደግሞ አትክልት ፍራፍሬ የመሳሰሉ ነገሮችን እንደዚህ አይነት ነገሮችን እመገባለሁ። ቀትር ላይ ቡናም እጠጣለሁ። ቀትር ላይ እንደዚህ አይነት ስጋ ነክ ነገሮች መብላት ያስደስተኛል። ሽሮ በወጥ ምስር ወጥ እነዚህ አይነት ነገሮችን መብላት በጣም እወዳለሁ።

በመስታወት ላይ ሻወር ከወሰድኩ በኋላ ልብሴን ከለበስኩ በኋላ በመስታወት ፊት ለአምስት ደቂቃ መስታወት ፊት እቆማለሁ አምስት ደቂቃ በላይ አላጠፋም አምስት ደቂቃ ያህል ፀጉሬን ለማስተካከል እንዲሁም በተለያዩ የፊት ግብአቶችን የሚሆኑ ቅባቶችን ለመቀባት። የፊቴ ውበት እንዲሁም ደግሞ የሰውነቴን የልብሴን አለባበስ እንዲሁም የራሴን ቁመናዬን ቁንጅናዬን ለማወቅ ስል ለአምስት ደቂቃ መስታወት ላይ አምስት ደቂቃ አጠፋለሁ ማለት ነው። ለአምስት ደቂቃ መስታወት አያለሁ ምክንያቱም ተስተካክዬ አምሬ መውጣት ስላለብኝ ማለት ነው

ማታ ማታ ብዙ አይነት ድምጾች እሰማለሁ ሰዎች ሲጣሉ እሰማለሁ። የተለያዩ ሰዎች ሲያወሩ ማታ ማታ ድምጾች እሰማለሁ እንዲሁም ደግሞ የተለያየ የጉጉት ድምጽ እሰማለሁ። ጉጉት ስትጮህ ማታ ማታ የሌሊቱ ወፎች ሲንጫጩ እሰማለሁ። የሌሊቱ ወፍ ስትንጫጫ ስትጮህ እሰማለሁ። ጅብ ሲያጓራ እሰማለሁ የጅብ ድምጽ እሰማለሁ። እንዲሁም የተኩላ ድምጽ እሰማለሁ። የአውራዊት ድምፆችን እሰማለሁ ማለት ነው። ማታ ማታ የአራዊት ድምጽ እሰማለሁ

በቤቴ ልዩ የሆነ መቀመጫ የለም። ልዩ የሆነ ማንም ሰው ከማንም የሚያንስበት ማንም ሰው ከማንም የምበልጥበት መቀመጫ የለም። የራሴ የተለየ መቀመጫ የለኝም ከሰው ጋር ተመሳሳይ የሆነ መቀመጫ ላይ ነው የምንቀመጠው። ሁላችንም የጋራ መቀመጫ አለን። የተለያየ መቀመጫ የሚበልጥ ወይም ደግሞ የሚያንስ መቀመጫ የለም። ሁሉም አንድ አይነት መቀመጫ አንድ አይነት መመገቢያ ነው የሚጠቀመው።

በደንብ እወዳለሁ አዳዲስ የፈጠራ ቴክኖሎጂዎችን መመልከት አዳዲስ ሰርቲቶችን ማወቅ የተለያዩ ነገሮችን መማር እወዳለሁ። አዲስ ነገር ማወቅ ደስ ይለኛል። አዲስ የጊዜያዊ ነገሮችን የተሰሩ ነገሮች ጊዜያዊ የተመሰረቱ ነገሮችን ማየት እወዳለሁ። በቴክኖሎጂ የተመሰረቱ በቴክኖሎጂ የተቋቋሙ ነገሮችን የቴክኖሎጂ ጥሩ አንጡራ ሀብት የሆኑ ነገሮችን። እወዳለሁ

አዎ በሚገባ አዳዲስ የስራ ግንኙነቶችን ከሰዎች ጋር የስራ ሀሳቦችን እንለዋወጣለን። የስራ ሀሳቦችን በመለዋወጥ የሰራ የተለያዩ የሰራ ግንኙነትን በማድረግ ከሰዎች ጋር። ግንኙነት በማድረግ የስራ ሀሳቦችን እንለዋወጣለን የተለያዩ የስራ ሀሳቦችን እቀበላለሁ ከሰዎች ጋር ሀሳብን እቀያየራለሁ። ምክንያቱም የተለያዩ ስራዎችን ከሰዎች ጋር ስቀያየር ብዙ አይነት ስራ የመስራት አቅሙ ይኖረኛል አጋጣሚውን አገኛለሁ። በዛውም ደግሞ የገቢ የማገኘውም ነገር ሁሉ ብሬም ያድግልኛል። የማገኘው ገቢ የቀን ገቢ ሆነ የወር ገቢየ ያድግልኛል ማለት ነው

በሚገባ ሃይማኖታዊ ግብሮችን ክብረ በዓሎችን አገባ አከብራለሁ በስነ ስርዓት ሃይማኖታዊ ባዕሎችን አከብራለሁ ጥምቀትን ፋሲካን እንዲሁም ገናን አከብራለሁ። የተለያዩ ሃይማኖታዊ ከሃይማኖት ጋር ሚገናኙ የጥምቀት የገናን የመሳሰሉ የፋሲካን የመሰለ አይን አይነት እንደዚህ አይነቶችን የባህል የሃይማኖታዊ በዓልን አከብራለሁ። እንደዚህ አይነት ሃይማኖታዊ በዓል ላይ ማክበር በጣም ያስደስተኛል። በተለይ ከቤተሰቦቼ ጋር ከጓደኞቼ ጋር ሳሳልፍ በጣም ያስደስተኛል። በደንብ አከብራለሁ

ከሁለት እና ከሶስት በላይ ብርድ ልብሶችን እጠቀማለሁ ብዙ አይነት የብርድ ልብስ አለኝ። በብርድ ሰዓት እምለብሰው ስተኛ ምለብሰው እንዲሁም ክረምት ላይ የምጠቀመው የተለያዩ የብርድ ልብስ አይነቶች አሉኝ። ከአራት በላይ የልብ የብርድ ልብስ አይነት። ልብስ አለኝ የብዙ አይነት ብርድ ልብስ እጠቀማለሁ ከቤተሰቦቼ ጋር ከቤተሰቦቼ ጋር ብዙ አይነት ብርድ ልብስ እንጠቀማለን። ብርድ ልብስ መጠቀም ብዙ አይነት ብርድ ልብሶችን እጠቀማለሁ። እነዚህን ብርድ ልብሶች የምንጠቀመው ሲበርደን እንዲሁም ብርድ ሰዓት እና ማታ ስንተኛ የምንለብሳቸው ልብሶች ናቸው

ስታመም ከስራ በመቅረት ራሴን እከባከባለሁ ራሴን ተንከባክቤ ቤት ውስጥ መድሃኒቶችን በራሴ አዘጋጃለሁ እንዲሁም ካልተሻለኝ ደግሞ በቅርቤ ወዳሉ ወደ ጤና ጣቢያዎች እንዲሁም ደግሞ ወደ ሀኪም ቤቶች በመሄድ እታከማለሁ በሽታዬን ለመዳንም የተለያዩ መድሃኒቶችን ባህላዊ መድሃኒትም ሆነ ዘመናዊ መድሃኒቶችን እጠቀማለሁ ለመዳን ጤንነቴን ለመጠበቅ ሲል ብዙ አይነት ነገሮችን አደርጋለሁ። ከስራ ቀርቼ የራሴን ጤናነት ለመጠበቅ ወደ ጤና ጣቢያ በመሄድ እታከማለሁ

ቤተሰብ የሚሰበሰበው ሁሉም አንድ ቦታ አይደለም የሚኖረው የተለያዩ ሀገር የተለያዩ ክፍለ ሀገር የሚኖሩ ቤተሰቦች የምንሰበሰበው አንድ ላይ ለበዓላት ለፋሲካ እንዲሁም ደግሞ ለገና ለጥምቀት ለተለያዩ ባህላዊና ሃይማኖታዊ ክብረ ባአሎች ሲከበሩ በመሰባሰብ አብረን እናሳልፋለን አብረን እናከብራለን። የተለያዩ ሃይማነታዊ ይዘቶች ሲመጡ እነሱን አብረን አብረን እናሳልፋለን። ከእነርሱ ጋር የተለያዩ ምክሮች የቤተሰባዊ ጉዳይ ሲኖር በዛ ሰዓት እንገናኛለን

እኔ ሩዝ ብዙም አልወድም ግን ሰዎች በጣም ሩዝ ይወዳሉ ሩዝ የሚበላ ሰው ጥሩ ነው። እኔ ብዙ ጊዜ ሩዝ አልበላም፣ ብዙ ጊዜ ሩዝ አልጠቀምም፣ ሩዝ አልወድም። ሩዝ ያን ያህል አልፈልግም ግን በልጅነቴ ሩዝ እበላ ነበረ፣ ግን ደግሞ የምበላው ሳጣ ምግብ ካጣሁኝ ሩዝ እበላለሁ፣ ያን ያህል አልጠላም ሩዝን የምጠላ አይነት ሰው አይደለሁም፣ ግን ሩዝ ያን ያህል የሚመቸኝ ሰው አይደለሁም።

ከፀሀይ ራሴን የምጠብቀው ጃንጥላ በመያዝ እንዲሁም ደግሞ ፀሀይ እንዳያጠቁረኝ የፊት የተለያዩ የፊት ግብአቶችን በመጠቀም እነሱን በመቀባት እንዲሁም ደግሞ ከቤት ባለመውጣት እንዲሁም በእግር ከመሄድ ይልቅ ደግሞ የተለያዩ የመጓዣ መንገዶችን እነሱን መጣቀም ጥላ ስር መቀመጥ ቤት ውስጥ መቀመጥ በጠላ ስር የጠላ መንገድ ላይ ጠላ ይዤ መንገድም ስሄድ ጥላ መያዝ እንዲሁም የተለያዩ ነገሮችን በማድረግ ከፀሀይ እሸሻለሁ ከፀሀይ ራሴን እጠብቃለሁ። ጠዋት ጠዋት ሲሆን ግን እሞቃለሁ ቀን ቀትር ላይ ሲሆን በጣም ስለሚያቃጥለኝ ወደ ቤት ወይ ደግሞ ቡና ቤት በመሄድ ቡና እጠጣለሁ

ባህላዊና ሀገራዊ ሙዚቃ እወዳለሁ። ባህላዊ ውዝዋዜ ያለባቸው የባህላዊ ጭፈራ ያለባቸው ሙዚቃዎች እወዳለሁ። እንዲሁም ደግሞ ጥንታዊና የፍቅር ሙዚቃዎች በጣም ደስ ይሉኛል። የፍቅር ሙዚቃዎች እንዲሁም ባህላዊ እንዲሁም ደግሞ። ባህላዊ ነገሮች ደስ ይሉኛል የባህላዊ ሙዚቃ እንዲሁም የፍቅር ሙዚቃ። በጣም ያስደስተኛል የሚያስጨፍር የሚያስደስት ሙዚቃ በጣም ነው ደስ የሚለኝ። ባህላዊና ከእነዚህ ጋር የተያያዙ ሀገራዊ ሙዚቃዎች በጣም ደስ ይሉኛል

በሚገባ የወተት ተዋጾዎችን እወዳለሁ። የወተት ተዋጾ የተለያዩ እርጎ አጓዝ እንዲሁም ደግሞ አይብ ቅቤ የመሳሰሉትን የወተት ተዋጽኦ ከወተት የሚገኙ እንደዚህ አይነት የወተት ተዋጽኦዎችን እወዳለሁ። በተለይ ቅቤ ያለው ምግብ መብላት ደስ ይለኛል ቅቤ መቀባትም ደግሞ በጣም ነው የሚያስደስተኝ። አይብም ስበላ በጣም ደስ ይለኛል እንደዚህ አይነት የወተት ተዋጽኦ የሆኑ ነገሮች መመገብ ደስ ይለኛል። በተለይ ከባህላዊ ምግቦች ጋር የሚዘጋጁ ወተት ተዋጾዎች በጣም ያስደስቱኛል። ወተትም አፍልቼ መጠጣት እወዳለሁ። እንዲሁም ደግሞ ቅቤ አውጥቼ እርጎውን እንዲሁም ደግሞ የተለያዩ መጠጦችን ከወተትጋ የተያያዙ እጠጣለሁ

የቀረ ምግብ ሰዎች ያስተረፉት ከሰዎች የቀረ ከሰዎች የተረፈ ምግብ አያስደስተኝም ስለማያስደስተኝ አልበላም ከሰዎች የተረፈ ምግብ የተረፈ ትራፊ ምግብ መብላት ደስ አይለኝም ግን ሰዎች የተቸገሩ ሰዎች እንደዚህ አይነት ምግቦችን ይበላሉ እነሱን ሳይ በጣም ነው የማዝነው። ግን እኔ የተረፈ ምግብ አያስደስተኝም የተረፈ ምግብ መብላት ደስ አይለኝም። ምክንያቱም ሊያመኝም ይችላል ብዙ ጊዜም እንደዛ በልቼ ስላመመኝ የተረፈ ምግብ አያስደስተኝም መብላት። ከሰዎች የቀረ የተረፈ ምግብ አያስደስተኝም አልበላም።

ወደ ሱቅ ከመሄዴ በፊት መግዛት ያለብኝን እቃዎች መግዛት ያለብኝን ግብአቶች ምግብም ሆነ የተለያዩ እቃዎች መግዛት ካለብኝ ብዙ እቃ ምገዛ ከሆነ በመጽሐፍ በወረቀት ላይ በመጻፍ ሄጄ እነሱም በየተራ በመጻፍ እንዳረሳቸው እንዳልዘነጋ ሄጄ እገዛለሁ ማለት ነው። ግን ትንሽ እቃ ከሆነ ምገዛው በአእምሮዬ መያዝ ስለሚጠበቅብኝ በአእምሮ ይዤ ሄጄ እገዛለሁ። ስለማረሳው ብዙ ከሆነ ግን ስለምረሳው በስነ ስርዓት በመጻፍ እነሱን በወረቀት ላይ በማየት ሄጄ ከሱቅ ምፈልገውን እቃዎችን እገዛለሁ

በእንጨት ፍሞች ከከሰሉ የመሳሰሉ ከእንጨት ላይ ከእንጨት ላይ የከሰሙ ፍሞችን እነዚህ አይነት የከሰሙ ፍሞችን በመሰብሰብ እነሱን አንድ ላይ በማቀዳጀት በማራገብ ብዙ አይነት ምግቦችን ማብሰል ይቻላል። ምግብ የተለያዩ ምግቦችን መስራት ይቻላል። ለምሳሌ ከሰሎችን ሰርቶ ፍም አድርጎ የተለያዩ በቡና ጀበናዎችን ማፍላት ይቻላል። ቡና ማፍላት ይቻላል ምግብ መስራት ይቻላል። በፍም ብዙ ነገር ይሰራል እንጀራ ይጋገራል ብዙ ነገር ይደረጋል

የተለያዩ መስመር ላይ የሚለቀቁ የስራ ትምህርቶችን የተለያዩ መስመር ላይ የሚዘዋወሩ የስራ ትምህርቶችም ሆነ የተለያዩ ስልጠናዎችን እወስዳለሁ በመስመር ላይ እማራለሁ መስመር ላይ የሚለቀቁ ሁሉም ነገር ላይ እከታተላለሁ ምክንያቱም የራሴ መተግበሪያዎች ላይ የሚከታተሉትን ሁሉንም ነገር እከታተላለሁ በየድረ ገጹ ላይ በየሁሉም መስመር የሚለቀቀውን እከተተላለሁ ትምህርቶችን በደንብ እከታተላለሁ

የቴክኖሎጂ ችግር ሲያጋጥመኝ የተለያዩ መተግበሪያዎች ላይ መፍትሄዎችን እፈልጋለሁ የተለያዩ መስመር ላይ በመግባት የተለያዩ መስመር ላይ የሚለቀቁ የተለያዩ ኮርሶችን የተለያዩ መፈትሄዎችን እነሱን አጠናለሁ። እነሱን በማየት ነገሮችን ለማስተካከል እሞክራለሁ እና የቴክኖሎጂ በአለሞያዊች ጋር በመውሰድ እነሱ ጋር በአለማዊዎች ጋር በመውሰድ ያንን ችግር እንዲፈቱትና እንዲያስተካክሉት አደርጋለሁ። ውድ ትክክለኛ ቦታና ነገሩን ችግሩን ሊፈቱ ወደሚችሉት አቅራቢያዬ ወደ አሉት ወደ ቴክኖሎጂ ተቋማት ወስጄ ነገሩን አስፈትሻለሁ አስተካክለዋለሁ

የቤቴ ጣራ የተሰራው ከቆርቆሮ ነው። የቆርቆሮ ምርት ነው የቆርቆሮ ምርት ነው። የቤቴ ጣና የተሰራው ከስር ኮርኒዝም አለው። ስለዚህ በጣሪያ ጣሪያው የተሰራው በቁርቁሮ ነው። የቁርቁሮ ምርቶች በብዙ አይነት ቁርቁሮ ምርቶች በመስመር በእንጨት የተለያዩ ሚስማሮችን እንጨቶችን በመጠቀም እና የተለያዩ የቤስት ቤት የሚሰራባቸውን ግብአቶች እቃዎችን በመጠቀም እንጨቶችን ብዙ አይነት እንጨቶችን በመጠቀም እንዲሁም ደግሞ ቆርቆሮ በመጠቀም። ጣሬ የተሰራው በእነዚህ ነው።

ለሰዎች ስጦታ መስጠት እወዳለሁ በተለይ በልደት እንዲሁም በተለያዩ የሰርግ ፕሮግራሞች ላይ ለሰው ስጦታ መስጠት በጣም ነው የምወደው። በተለያየ ስጦታዎች መንገዶች ላይ በተለያየ ስጦታ መንገዶች እሰጣለሁ። የተለያየ ባዕላት እንዲሁም ደግሞ ክብረ ባእል ባህላዊ እንዲሁም ደግሞ ሃይማኖታዊ ባዕሎች ሲከበሩ ስጦታ መስጠት እንዲሁም ከሰውም መቀበል በጣም ያስደስተኛል ስጦታ የሚሰጠው የልደት ጊዜ። እና የሰርግ የተለያዩ ምርቃት የትምህርት ቤት የምረቃት ጊዜ የተለያዩ ስጦታዎች ይሰጣሉ በዛን ሰዓት ስጦታ መስጠት ያስደስተኛል

ባዶ እግር መራመድ እወዳለሁ ባዶ እግር መራመድ ለጤንነትም አሪፍ ነው ባዶ እግር እራመዳለሁ። ብዙ ጊዜ ክፍሌ ውስጥ ስገባ በባዶ እግሬ ነው የምገባው ምክንያቱም የክፍሌ ንጽህና መጠበቅ ስለምፈልግ ከዚህ ውጪ ደግሞ ስፖርት ስሰራ በባዶ እግሬ ነው። ምክንያቱም ለጤንነቴ አሪፍ ስለሆነ በባዶ እግር መራመድ ወክ ማድረግ አንዳንዴ እሾክ የሌለበት ቆሻሻ የሌለበት ስፍራ ላይ በ ባዶ እግር መራመድ። ደስ ይላል ለጤናም ጥሩ ነው። በባዶ እግር መሄድ አሪፍ ነው

በእጅ መሸመን አላውቅበትም በእጅ መሸመን አላውቅም ግን የተቀደደ ልብሶችን መስፋት እነዚህ ያለ ነገሮችን መመለስ የተቀደደ ልብስ መስፋት እችልበታለሁ። ግን ሽመና አልችልም። የሽመና ልብሶች ደስ ይሉኛል በሽመኔ የተሰሩ ልብሶች የሽመና ጥበቦች በጣም ያስደስቱኛል። ባህላዊ ልብሶች በሽመና የሚሰሩ የባህላዊ ልብሶች አማነታዊ ልብሶች። ብዙ አይነት ሀገራዊ ባህላዊ ልብሶች አሉ። በሽመና የሚሰሩ ለተላጋቢ የመሳሰሉ የሽመና ልብሶች። እንዲሁም ደግሞ የተለያዩ የብሄር ብሄረሰብ የመሳሰሉት። የባህል ልብሶች በሽመና ይሰራሉ።

ሽማግሌዎችም በጣም አከብራለሁ እንደ ወላጆቼ አከብራለሁ ሽማግሌዎች ማለት በጣም እንደ ትልቅ ነው በተለይ በሀገራችን ላይ በጣም የተከበሩ ናቸው ሽማግሌዎች እንደ ትልቅ ነው የሚታዩት ሽማግሌ ማክበር በጣም ጥሩነት ነው። የሽማግሌ ምርቃትም ጥሩ ነው ሽማግሌ ሲመርቀንም ጥሩ ነው። ሽማግሌ ያለኝ ክብር። በተቀመጥኩበት ሁሉ እነሱ ሲቆሙ እነሳላችኋለሁ በየሄዱበት ሁሉ እነሳላችኋለሁ። እነሱን ማክበር እነሱን መውደድ ደስ ይለኛል። ሽማግሌዎችን ስናከብር ሀገር እንደማክበር ነው። ሽማግሌዎችን ስናከብር ጥሩ ነገሮችንም ያጋጥሙናል።

ዛሬ የአየር ሁኔታው በጣም ነፋሻማ እና በጣም ጥሩ ነበረ ፀሀያማ ነበረ ከፊል ፀሀያማ እንዲሁም ደግሞ ነፋሳማ ነበረ ነፋሱ በጣም ደስ ይላል፤ ፀሀዩም ደግሞ ቀተር ላይ በጣም ያቃጥል ነበረ ጠዋት ላይ ፀሀዩ ደስ ይላል ጠዋትና ማታ ፀሀይ በጣም ደስ ይላል ከዛ ውጪ ቀጥር ላይ ትንሽ ያቀጥላል የአየር ሁኔታው ንፋሱ በጣም ጥሩ ነው ዝናብም ደግሞ ዛሬ ትንሽ ዘንቦ ነበር እኔ ባለውበት ቦታ፤ አካፍቶ ነበረ ትንሽ ያን ያህል ብዙ ዝናብ ሳይሆን አካፍቶ ነበረ ካፍያ አድርጎ ነበር ዝናብ። አየሩ በጣም ጥሩ ነው

አዎ ሳህኖችን ማጠብ የበላሁበትን ሳህን ማጠብ ማጽዳት በጣም ደስ ይለኛል ሳህን ማጥበብ ማጠብ ደስ ይለኛል። ድስቶችን ማጠብ እንዲሁም ባሌዎችን የቤት እካዎችን ንጽህና መጠበቅ የቤት እካዎችን ንጽህና። እያንዳንዳቸውን የቤተካዎችን ንጽህና መጠበቅ እስ ይለኛል እነሱን መንከባከብም የቤተካዎችንም አታክልቶችንም ሁሉ ሳይቀር እንከባከባለን። ሳህን ማጠብ በጣም ነው የሚያስደስተኝ የበላሁበትን ሳህን። ከበላሁበት በኋላ አጥቤው አስቀምጣለሁ። ከዛም በኋላም ደግሞ ሳም ሰዓት ስበላ እራትም ስበላ አንስቼው እበላለሁ ማለት ነው። እበላበታለሁ ከበላውም ከጨረስኩ በኋላ ደግሞ መልሼ አጠባባለሁ

በሚገባ ገመድን እጠቀማለሁ። ገመድን አንዳንድ ነገሮችን ለማሰር እጠቀማለሁ። የአንዳንድ የተበታተኑ ነገሮችን ሰብስቤ አስርበታለሁ። ሳርን አስርበት በሳር አስራለሁ። ሳር ለምሳሌ ሳር ሲበተን ሳር አስራለሁ። የተለያዩ ነገሮችን ሰብስቤ አስራለሁ። ወረቀቶችን ጠቅልዬ በገመድ አስራለሁ። ገመድ በብዙ ነገር ያገለግለኛል። የተለያዩ ዳስ ነገሮችን ዳስ ስሰራም ገመድን እወጥራለሁ። ልብስ ሳሰጣም ገመድ ወጥሬ በዛ በዛ ገመድ ላይ ልብስን አሰጣለሁ ማለት ነው። ገመድን በብዙ ነገር እጠቀመዋለሁ።

ልብስ እንደ የልብስ ብዛት ይለያያል ብዙ ልብስ ከሆነ ከአንድ ሰዓት በላይ ይፈጅብኛል የተወሰነ ልብስ ከሆነ ግን ሰላሳ ደቂቃ ነው የሚፈጅብኝ። ከሠላሳ ደቂቃ እስከ አንድ ሰዓት ባለው ልብስ የራሴን ልብስ ከሰላሳ ደቂቃ እስከ አንድ ሰዓት ባለው ውስጥ። የራሴን ልብስ አጥቤ እጨርሳለሁ ግን በጣም ብዙ ልብስ ከሆነ ሁለት ሰዓትም ሊፈጅብኝ ይችላል። እና ልብሶቼን የማጥበው ደግሞ በእጄ ነው በእጄ ነው የማጥባቸው። እና ልብሶቼ ሰላሳ ደቂቃ ወይ ደግሞ አንድ ሰዓት ሊፈጅብኝ ይችላል። ምክንያቱም ልብስን በደንብ አጥቤ ማስጣት ስለሚጠበቅብኝ በደንብ በንጽህና ማጠብ ስለሚጠበቅብኝ ነው

የምሳ እረፍቴ አንድ ሰዓት ነው ምግብ በልቼ ቡና መጠጣት በእነዚህ መሃል ላይ። እንግዲህ አንድ ሰዓት እረፍት አለኝ የአንድ ሰዓት እረፍት ላይ ምሳ እበላለሁ ከትር ላይ። ከዛን ከጓደኞቼ ጋ ቡና አጣጣለሁ ከዛ በኋላ ከስራ ባልደረቦቼ ጋ እገናኛለሁ። በዚህ አንድ ሰዓት ውስጥ እንግዲህ ከጓደኞቼ ጋር በማውራት ከስራ ባልደረቦቼ ጋር በማውራት እራት ምሳዬንም በመብላት። ወደ ስራዬ እመለሳለሁ ማለት ነው። አንድ ሰዓት እና ከአንድ ሰዓት ተኩል። መሃል ላይ እነዚህ መሃል ላይ እንግዲህ ወደ ስራ እመልሳለሁ ባልነው አንድ ሰዓት እና አንድ ሰዓት ተኩል ነው። እኔ ስራዬን ከስራዬ ውጪ እረፍት የምጠቀመው አንድ ሰዓት እና አንድ ሰዓት ተኩል

እጠቀማለሁ የተለያዩ የህዝብ ማመላለሻዎችንም እጠቀማለሁ ምክንያቱም የራሴ መመላለሻ ስለሌለኝ የህዝብ መመላለሻ የህዝብ የተለያዩ መመላለሻዎችን በእነሱ እጠቀማለሁ ማለት ነው። በእነሱ መመላለሻ ነው ወደ ስራዬ ቦታም ወደ ተለያዩ ጉዳይ ቦታዎችም የሚሄዱ ወደ ክፍለ ሀገርም የምሄደው በእነሱ ነው። ወደ ከጦሬ ቦታም የምሄደውም በእነሱ ነው። አንዳንድ እቃዎችንም ልብሶቼንም ከከተማ ለመግዛት መጓዝበት በዚህ በህዝብ ማመላለሻ ነው የህዝብ ማመላለሻ ሁሌ የምጠቀመው ነገር ነው ማለት ነው።

እኔ የምወዳቸው ባህላዊ ምግብ ክትፎ ዶሮ ወጥ እነዚህን በጣም እወዳለሁ እነዚህ ባህላዊ ምግቦች በጣም ያስደስቱኛል። ክትፎና ዶሮ ወጥ እበላለሁ ክትፎ በጣም ነው የምወደው። እነዚህ ባህላዊ ምግቦች በጣም ነው የሚያስደስቱኝ። እና ሌላ ደግሞ ጨጨብሳ በጣም ነው የምወደው እነዚህ በቅቤ በቅቤ የተለወሱ ምርጥ ምግቦችን በጣም እወዳቸዋለሁ ባህላዊ ምግቦችን በጣም ነው የምወደው። ከዛ ውጪ ጮኮም በጣም ነው የምወደው። ጮኮ በጣም የሚጠፍጥ ባህላዊ ምግብ ነው። እነዚህ አይነት ባህላዊ ምግቦች በጣም ነው ደስ የሚሉኝ ባህላዊ ምግብ በጣም ነው የምወደው

በሚገባ የእቃ ቁጥጥር አደርጋለሁ ምክንያቱም የኔን እቃ ሌላ ሰዎች እንዲነኩት አልፈልግም ያላግባብ እቃዎቼ እንዲነኩ አልፈልግም። የራሴን እቃ በተለይ ቁጥጥር አደርግባቸዋለሁ የምሰራባቸውንም የተለያዩ እቃዎችን በስነ ስርዓት አስቀምጣለሁ ለስራም ስጠቀማቸው በስነ ስርዓት እቆጣጠራቸዋለሁ። እና የራሴን ስራዎች በስነ ስርዓት የራሴን እቃዎች በስነ ስርዓት አስቀምጣለሁ። ከተጓደኝ ነገሮች እጠብቃቸዋለሁ ማለት ነው የተለያዩ ሰዎች ይጠቀሟቸው በስነ ስርዓት በመቆጣጠር እጠብቃቸዋለሁ። የራሴን እቃ በሰነ ስርዓት በአግባቡ እጠቀማቸዋለሁ። ስለዚህ ሌላ ሰውም እንዳይጎዳብኝ እቃዬን እቆጣጠራለሁ። እቃዬን በስነ ስርዓት ቁጥጥር አደርጋለሁ

የመጀመሪያው ሀላፊነቴ እኔ የራሴን መጠበቅ ጤናዬን መጠበቅ እንዲሁም ደግሞ ቤተሰቤን መጠበቅና መንከባከብ። እና ሁለተኛው ደግሞ ሰራዬ ላይ ማተኮር ሀላፊነቴ ነው እነዚህ የእኔ ሀላፊነት ናቸው። ከዛ ውጪ በሌላው በጓደኞቼ ላይ እና በእነሱ ላይም ሀላፊነት አለብኝ። ምክንያቱም እነሱ በነገሮች ላይ ተስፋ እንዳይቆርጡ እነሱ ምንም ነገር እንዳያጋጥማቸው በእነሱ የራሴን የሚገባኝን ሀላፊነት እወስዳለሁ። እኔ የሚገባኝን ድርሻዬን ሀላፊነቴን እወስዳለሁ ማለት ነው። እኔ መውሰድ ያለብኝን ሀላፊነት ድርሻዬን እወስዳለሁ። ሰዎችን መንከባከብ ካለብኝ እንከባከባለሁ። ሰዎችን መርዳት ካለብኝ እረዳለሁ። ሰዎችን ማብላት ማጠጣት ማልበስ ካለብኝ አደርጋለሁ ምክንያቱም ሀላፊነቴን በአግባቡ መወጣት እችላለሁ

የትርፍ ጊዜዬኝ የማሳልፈው ከጎደኞቼ ጋር ጥሩ ጊዜ በማሳለፍ ከጓደኞቼ ጋር በመዝናናት። እንዲሁም ደግሞ ከስራ ባልደረቦቼ ጋር ከእነሱ ጋር ስለ ስራ ማውራት በትርፍ ጊዜዬ ደግሞ ከቤተሰቦቼ ጋር በማውራት ከቤተሰቦቼ ጋር መገናኘት ሩቁ ቦታ በመሄድ የተለያዩ ከተማዎችን ከከተማ ወጣ ማለት መዝናናት። እንዲሁም ደግሞ ከሰዎች ጋር መነጋገር ከሰዎች ጋር ህብረትን መፍጠር በትርፍ ጊዜ ከቤተሰቦቼ ጋር ጥሩ ሰዓትን ማሳለፍ። ከሰዎች ጋር መነጋገርን እንዲሁም ደግሞ የተለያዩ ነገሮችን መሞከር አዲስ ነገሮችን መሞከር ከከተማ መውጣት አዳዲስ አገሮችን። እየዞርኩ መጎብኘት የተለያዩ ሀገር ላይ እየሄድኩ የሀገርን ቅርጻ ቅርጽ እንዲሁም ታሪክን ማወቅና መጎብኘት ያዝድስተኛል

እኔ የምወደው መጽሐፍ የልብ ወልድ መጽሐፍ ደስ ይለኛል ታሪክ ጠቀስ ነገሮች ደስ ይሉኛል የታሪክ መጽሐፍት ማንበብ ደስ ይለኛል የድሮ ታሪኮችን ማንበብ ማወቅ በጣም ያስደስተኛል። እና በጣም ብዙ ታሪኮችን ማወቅ ደስ ይለኛል እንዲሁም ልብ ወልድ። ታሪኮችን ማወቅ ደስ ይለኛል የሚያነቃቁ የመጽሐፍቶች የምክር መጽሐፎችም ደግሞ እንዲሁ ማንበቅ ደስ ይለኛል። የተለያዩ የታሪክ እና የስነምግባር እንዲሁም ደግሞ የ ስነምግባር የታሪክ የልብ ወልድ መጽሐፎችን ማንበብ። በጣም ነው የሚያስደስተኝ እንደዚህ አይነት መጽሐፎች በጣም ያስደስቱኛል። ምክንያቱም የታሪክ መጽሐፍን ስናነብ ከታሪክ መጽሐፍ የምንማረው ብዙ ነገር አለ። ታሪኮችን እንማራለን ያለፉትንን ያለፉትን ሰዎችን በምን እንደኖሩ እንዴት እንደኖሩ ከእነሱ ብዙ ነገር እንማራለን። ልቦልድም ስንማር ብዙ ነገር ብዙ ታሪኮችን እንገነዘባለን። እንዲሁም ደግሞ ስለመግባብ ስለመግባብ የሚያስተምረውን መጽሐፍ ደግሞ ካነበብን። ራሳችን ጥሩ ጥሩ ፀባይ እንዲኖረን ጥሩ ፀባይ እንዲኖረን እኛ ከሰዎች ጋር ጥሩ መግባባት እንዲኖረን የሚያደርገኝን መጽሐፍ አነባለሁ። ከሰው ጋር እንዲያግባበኝ የኔ ችግር ሊቀርፍልኝ የምችለውን መጽሐፍ። ስለመግባሬ ዙሪያ የተመሰረተ መጽሐፍ አነባለሁ።

ማር በጣም እወዳለሁ ማር ማር በጣም ነው የምወደው ማር በጣም እጠቀማለሁ ማር በጣም ይጣፍጣል የሚጣፍጥ ነገር ነው። ማር በጣም ጥሩ ነው ማር። በፊትም ማር ሚያነቡ ንቦች ነበሩን ማር ማር ሚያንቡ በጣም ብዙ ንቦች ነበሩ አሁን ግን የለኝም። ግን በጣም ምወደው ማር በጣም እወዳለሁ ማር። ማር ስንጠቀም እንግዲህ በብዙ አይነት ከብዙ አይነት በሽታ ይከላከልልናል። ማር ለብዙ በሽታ ጥሩ ነው ማር ለጉሮሮ በሽታም ሲባል ለሁሉም ነገር ማር በጣም አሪፍ ነገር ነው። ማር መድሃኒት ነው። ማር ለብዙ ነገር ይጠቅማል ለመብል ብቻ ሳይሆን መድሃኒትም ነው ማር ሚጠቀም ሰው በጣም ጥሩ ነው። ለጤንነት እንዲሁም ደግሞ ለሰውነት ጤንነት። ለአእምሮም የአካላዊ ብቃትም አሪፍ ነው ማር

አዎ በሚገባ ሙዚየም መሄድ በጣም ያስደስተኛል ሙዚየም ስሄድ የተለያዩ ቅርጻ ቅርጾችን ሀገር በቀል የሆኑ ቅርጻ ቅርጾችን እመለከታለሁ በተለይ በጣም ብዙ ነገሮችን እማርባቸዋለሁ በጣም ብዙ ነገሮች አስገራሚ ነገሮችን አያለሁ። ሙዚየም ውስጥ በጣም ብዙ ተፈጥሮአዊ እንዲሁም ደግሞ አስገራሚ ነገሮች የ ግኝቶች አሉ። የተለያዩ በሰው በብዙ ነገር የተገኙ በታሪክ በባህል እንዲሁም ደግሞ በሃይማኖት ዙሪያ የተያያዘ ብዙ ታሪካዊ ነገሮች ይገኛሉ። ሙዚየም ውስጥ በጣም አስተማሪና ጥንታዊ ታሪኮች ያሉበት መገኛ ቦታ ስለሆነ በጣም አሪፍ ነው። ሁሉን ነገር እዛ ላይ መማር እንችላለን ከሙዚየም ስንሄድ ሁሉን ነገር ታሪክ ብዙ ታሪኮችን ከዛ እንወስዳለን ብዙ ነገሮችን እንማራለን

በስራ ላይ ብዙ አይነት ችግሮች ብዙ አይነት ነገሮች ይፈጠራሉ በስራ ላይ የሚፈጠሩ ችግሮችን እፈታቸዋለሁ በምፈታቸው መንገዶች ደግሞ በመረጋጋትና በጽሞና በምክናታዊ ነገሮች እፈታቸዋለሁ በመረጃና በመስረጃ ስራዬ ላይ የተፈጠሩ ችግሮችን እፈታቸዋለሁ። ከደንበኛ ጋር መጋጨትም ከተፈጠረ ደንበኛ ይቅርታ በመጠየቅ እንዲሁም ደግሞ የደንበኛ መብትን በማክበር ደንበኛን በማክበር እንዲሁም ደግሞ በስራ ላይ የተደረጉ መጭበርበሮችን ከተከሰቱ እነሱን በህጋዊና በስነ ስርዓት በተሞላ መንገድ እፈታቸዋለሁ። በስነ ስርዓትና በእቅድ ስለምጓዝ እኔም ችግር ውስጥ አልገባም ብገባም ራሱ ስራ ቦታ ለሚፈጠሩ ነገሮችን በመግባባትና በመነጋገር እፋታቸዋለሁ።

የኔ ልዩ ችሎታዬ ሰዎችን መምከር ነው ሰዎችን ስመክር በጣም ደስ ይለኛል ሰዎችም ደግሞ ከእኔ ምክር ለመውሰድ ወደ እኔ ይመጣሉ። ሰዎችን መምከር እችልበታለሁ የተለያዩ ፈጠራዎችን በአእምሮዬ እፈጥራለሁ። የተለያዩ ፈጠራ ነገሮች ላይ እሳተፋለሁ። የኔ ችሎታ ይሄ ነው የተለያዩ እግር ኳስ መጫወትም እችላለሁ። እግር ኳስ መጫወት እንዲሁም ደግሞ ሀሳቦችን የተለያዩ አዲስ ሀሳቦችን ማመንጨት ሀሳቦችን መፍጠር። አውቃለሁ ስለዚህ ይሄ የፈጠራ ሀሳብ የተለያየ ፈጠራ ሀሳብ አውቃለሁ። የተለያዩ ደግሞ የምክር አይነቶችንም በደንብ ነው የማውቀው። የተለያዩ እግር ኳስ ተጫዋች እግር ኳስ መጫወትንም አውቃለሁ።